አዎ እኔ የደንበኞችን እርካታ አሳውቃለሁ። በስራዬ መምህር ስሆን በዚህም በስራዬ ደግሞ ተማሪዎቹ ምን ያክል ግልጽ እንደሆነላቸው እጠይቃቸዋለሁ። በሳምንትም ደግሞ የተለያዩ ኮሜንቶችን እጠይቃቸዋለሁ። በዛ በኮሜንት ደንበኞቹ ምን ያክል እንደረኩ አሳውቃለሁ ማለት ነው። ስለዚህ እኔ ደንበኞችን ምን ያክል እንደረኩ አሳውቃቸዋለሁ። ከዛ በተጨማሪ ደግሞ የተለያዩ የቪዲዮ ኤዲቲንግ ስራዎችን ስሰራ በዛ በስራዬ ደንበኞችን ምን ያክል እንደረኩ በየጊዜው ኮሜንት እጠይቃቸዋለሁ